በእርግጠኝነት ጥራት ያለው ስራ ማቅረብ ለኔ ምርጫ ሳይሆን ግዴታና የቀን ተቀን መርሄ ነው። ማንኛውንም የተሰጠኝን ሀላፊነት ስወጣ እንዲሁ ለመጨረስ ወይም ለይስሙላ ብዬ ሳይሆን ከምንም በላይ ለጥራቱ ቅርሚያ በመስጠት ነው። አንድ ስራ ጥራት ያለው የምለው ስራው የተሟላ፣ ከስህተት የጸዳና የሚፈለገውን መስፈርት በትክክል ያሟላ ሲሆን ነው። ጥራት ያለው ውጤት ለማምጣት ደግሞ የራሴ የሆነ አካሄድ አለኝ። ይኸውም ስራውን ከመጀመሬ በፊት በቂ ዝግጅት አደርጋለሁ። ምን እንደሚፈልግ በደንብ እረዳለሁ። በሚሰራበት ጊዜም ቢሆን ትኩረቴን ሳይበታተን ለእያንዳንዱ ዝርዝር ነገር ትኩረት በመስጠት በጥንቃቄ ነው የምሰራው። በጣም ወሳኝ ነገር ደግሞ የስራውን ስራውን ሰርቼ ከጨረስኩ በኋላ ለሰዎች ከማቅረቤ በፊት ራሴ ደጋግሜ እፈትሼዋለሁ። ስህተት ካገኘሁበት ማረም እንጂ ይለፈኝ ብዬ ማለት አልወድም። ምክንያቱም የምሰራው ስራ የኔን ማንነትና ብቃት የሚወክል መስዋዕት እንደሆነ አምናለሁ። ጥራት የሌለው ስራ መስራት በስራ መተማመን ይቀንሳል። ተቀባይነትንም ያሳጣል። ስለዚህ ሁሌም ቢሆን አቅሜ የፈቀደውን ያህል ጥራት ያለው ስራ ለማቅረብ ዝግጁ ነኝ።

አዎ በምንጣፍ ላይ መቀመጥ በጣም ነው የምወደው እንደውም በቤት ውስጥ ካለኝ የትርፍ ጊዜ ልማዶች አንዱ ነው በእኛ ሀገር ባህልም ቢሆን እንግዳ ሲመጣ ወይም ቡና ሲፈላ ወረድ ብሎ ምንጣፍ ላይ መቀመጥ የተለመደና የመቀራረብ ምልክት ነው። ሶፋ ወይም ወንበር ላይ መቀመጥ እንደ ስራ ቦታ ወይም እንደ ኖርማል ነገር ሊሰማን ይችላል ነገር ግን ምንጣፍ ላይ ስንሆን የበለጠ ነጻነት ይሰማናል እግሮቻችን ዘርግተን ትራስ ተደግፈን ዘና ማለት እንችላለን። በተለይ ቅዳሜና እሁድ ከቤተሰብ ጋር ፊልምን እያየን ወይም እየተጫወትን ስንሆን ሁሉም ሰው መሬት ላይ ምንጣፍ ላይ ተሰብስቦ ነው የሚቀመጠው። ያ ደሞ ቤተሰባዊ ፍቅርን ይጨምራል። አንዳንዴ ብቻየን ብሆን ምንጣፍ ላይ ገደም ብዬ መፀሀፍ ማንበብ ወይም ስልኬን መነካካት ከሶፍው ይልቅ ምቾት ይሰጠኛል። ምንጣፉ ለስላሳና ንጹህ ከሆነ ደግሞ በላዩ ላይ መቀመጥ በጣም ደስ ይላል። በአጠቃላይ ምንጣፍ ላይ መቀመጥ ለኔ የቤት ውስጥ ሙቀትና እውነተኛ የእረፍት ስሜት ስለሚሰጠኝ አዘውትሬ አደርገዋለሁ።